ብዙም የምወዳቸው ቀለሞች አሉ። ነገር ግን አብዛኛውን ጊዜ አሁን የምወደው እኔ የምወደው ቀለም ከከለሪ ጋር የሚሄድ አይነት ቀለም ይመቸኛል። ማንኛውም አይነት ማለት ነው። ለምሳሌ ያህል የኔን ከለር ብናይ ጠይም ነኝ። እና ጠይም ስለሆንኩኝ ከእኔ ጋር የሚሄዱ ከለሮች አሉ። ለምሳሌ የመጀመሪያው አረንጓዴ ነገር ሆኖ ግን በጣም ፈዛዛ ፈዛዛ አረንጓዴ ይመችኛል። እና ፈዛዛ አረንጓዴ ከእኔ ከለር ጋር ስለሚሄድ አንድ እሱን ሌላ ደግሞ ፈዛዛ ፒንግ ማለት ፈዛዛ የሆነ ሮዝ ከለር ከእኔ ከለር ጋር ይሄዳል። ሶስተኛ ደግሞ ነጭ ያልሆነ ከለር። ከእኔ ጋር ይሄዳል። ስለዚህ እነዚህን ነገሮች ስመርጥ ከፊቴ ከለር ጋር እየሄድኩኝ ነው። ማለት አሁን ለምሳሌ እኔ ሙስሊም ነኝ። ሂጃብ እለብሳለሁ፤ ስለዚህ እነዚህ ሂጃቦቼ ቢሆኑ እነዚህ ቅድም የጠቀስኳቸው ከለሮች ሂጃቦቼ ቢሆኑ እኔ እመርጣለሁ። ምክንያቱም ከእኔ ከለር ጋር ስለሚሄዱ። ማለት ነው። አንዳ አጠቃላይ ግን ምን አይነት ከለር ትወጃለሽ? ብባል አረንጓዴ ከለር ደስ ይለኛል። ሌላ በርገንዲ ከለርም ደስ ይላል። ነጭም አሁን ለምሳሌ ማለት እነዚህን ከለሮች አሁን ስመርጥ እንደ የሁኔታው ይለያያል። አሁን የከለር ምርጫዬ እንደየሁኔታ ይለያያል። ሁሉም ከለሮች በጣም ቆንጆ ናቸው። ማለት አንዱን ከአንዱ ያን ያህል በጣም አስበልጬ የማየው ነገር አይደለም። ነገር ግን እንደ ሁኔታ ይለያያል። ለምሳሌ አሁን የቤት ከለር፣ ወይም ደግሞ የቤት ቀለም ቢባል፣ አሁን የማያምሩ ከለሮች አሉ። ለምሳሌ እንደ አጠቃላይ ማለት ለምሳሌ ጥቁር ብቀባው የሆነ የሀዘን ቤት ነው። የሚመስለው ነገር ግን አሁን አሁን ዘመናዊ ቤቶች ምናምን ጥቁርን ከምናምን ከለር ጋር እየቀላቀሉ አሳምረው ጥቁርን እንዲያምር የሚያደርጉ አይነት ቤቶች አሉ። አይቻለሁም። ግን አሁን ለምሳሌ እኔ እንደኔ እንደኔ አሁን የኛን ቤት ጥቁር ልቀባው ብል ምንም የማይሄድ ከለር ነው። በቃ በጣም የሚጨንቅ ከለር ነው የሚሆነው ለቤት ሲሆን ማለት ነው። ነገር ግን ደግሞ አሁን በልብስ ብንመጣ ልብስ ላይ ደግሞ አሁን አባያ እንለብሳለን። አባያ ስንለብስ አሁን ጥቁር የሚስተካከለ የለም። ማለት ጥቁር አባያ በደንብ ነው የምንለብሰው። እንዲሁም ደግሞ በደንብ ነው ከለሩ የሚያምረው። ከሌሎች አባያዎች የበለጠ ጥቁር አባያ ሲሆን ያምራል። ስለዚህ እንደዚህ ሁኔታ ይለያያል። ያልኩት በዚህ ምክንያት ነው አሁን ወደ ቤቱ ስንመጣ ቤት ላይ ለምሳሌ ነጭ ከለር ቢሆን ቤታችንንም ያሰፋዋል። አንደኛ አሁን ዘመናዊ የሚባሉ ቤቶች ካልሆኑ በስተቀር ሌሎች ቤቶች ላይ ጥቁር ከለር ብንቀባ ምንም ደስ አይልም። እና ደግሞ ያጠባዋልም። ቤቱን ብዬ ነው የማስበው እና ይጨንቃል። ስለዚህ ነጭ ከለር ቢሆን ለቤት በደንብ የሚሰፋ ይመስለኛል። ስለዚህ ነጭ ከለር ያምረኛል። ሌላ ደግሞ የሆኑ ፈዛዛ አረንጓዴዎች አሉ። እና የኔ የኔ ክፍልም አሁን ቢታይ እሱ ፈዛዛ ከለር ነው። ያለው ፈዛዛ አረንጓዴ ከለር ነው ያለው። ስለዚህ እሱን ከለር ይመቸኛል። በሌላው ደግሞ አሁን ለምሳሌ ነጭ አልሆነ ግን ወደ ቢጫነት ያደላ ግን ቢጫ ያልሆነ አይነት ከለር ለቤት በጣም ነው የሚያምረው። ስለዚህ እነዚህ የተለመዱም ናቸው። እነዚህ እነዚህ ከለሮች ቆንጆ ናቸው። ብዬ አስባለሁ። ነገር ግን አሁን አሁን የተለያየ ኢንቴሪየር ዲዛይነሮች የተለያየ አይነት ቀለም ይጠቀማሉ። ለምሳሌ ያህል ብርቱካናማን ከሆነ ሌላ ከለር ጋር እያደረጉ ሲጠቀሙ በጣም የሚያምር ከለር ወጥቶ እናያለን። እና ግን እነዚህን የተለመዱትን ኖርማል ማንኛውም ሰው ቤቱን ለመቀባት ቢፈልግ ነጭ እና እነዚህ ፍዛዛ አረንጓዴ ወደ ቢጫነስ ያላደላ ፈዘዝ ያለ ቢጫ እነዚህ አይነት ከለሮች የተለመዱ የቤት ከለሮች ናቸው። ቆንጆ ናቸው። ሌላ ደግሞ የምወደው ቀለም በልብስ ላይ ሲሆን ቅድም እንዳልኩት አዋያ ከሆነ ጥቁር አዋያ በጣም የሚስተካከለው የለም። ሌላ ደግሞ ከሂጃብ አንፃር ሲሆን ደግሞ ፈዛዛ አረንጓዴ። ፈዛዛ ነጭ። እንዲሁም ደግሞ ፈዛዛ ፒንክ። ወይም ሮዝ